ቡና መፍጨት አውቃለሁ። ቡና ያው ይፈጫል። ቡና መፍጨት በደንብ ነው የማውቀው በሁለት አይነት መልኩ። በባህላዊ በዘነዘና እና ሙቃጫ ተደርጎ በባህላዊ ተወቅጦ ይፈጫል በዘመናዊ ደግሞ እንደዚሁ ምን ተደርጎ ይፈጫል። በ በኤሌክትሪክ ተሰክቶ በመ ማሽን በቡና መፍጫ ማሽን ይፈጫል። ያው ሁለት አይነት አፈጫጭ ነው ያለው። በእኛ ዘንድ ያለው አፈጫጭ ምንድንነው? ቡናው ይቆላል። ከተቆላ በኋላ እንዲበርድ ትንሽ ቀንበር ብሎ እንዲበርድ ይደረግ እና ከዛ። በመቀጠል ሙቀጫ አለ ከብረት የተሰራ ሙቀጫ ከእንጨት ተፋልፍሎ የተሰራ ሙቀጫ አለ። እዛ ውስጥ ይጨመር እና መውቀጫ ደግሞ ዘነዘነ አለ። እና ሙቀጫ እና ዘነዘና ነው በእሱ በእንጨቱ ሙቀጫ ውስጥ ተይዞ እየተወቀጠ እየተወቀጠ ይፈጫል። ይሄ ምን ይባላል ቡና መውቀጥ ይባላል። ማለት ነው ቡና መውቀጥ ይባላል። አንድም ደግሞ በኤሌክትሪክ በኤሌክትሪክ ጋር ተገናኝቶ ሶኬት ያለው ማሽን የቡና መፍጫ ማሽን አለ በእሱ ይፈጫል ማለት ነው

ስወጣ መስጠት እወዳለሁ ያው የወጪ ብዬ ስወጣ መስጠት እወዳለሁ። እንደዚሁም ደግሞ ስወጣ ከቤቴ ስወጣ ቤት ላሉ ሰዎች። ለእህት ለወንድም ለጓደኛ የሻይ ቡና ማጠጫ። ወይም ደግሞ ቁርስ መብለያ ምሳ መብለያ። የወጭ በምል በሀገራችን በዓል ያው ብር እሰጣለሁ። ውጭ ከወጣሁም በኋላ ለአይነቤጤ ለተቸገሩ ለተራቡ ለተጠሙ ብር ለሚጠይቁ ለእነሱ እንደዚሁ እሰጣለሁና። መስጠት በጣም ያስተስተኛል በሃይማኖት ደረጃ መስጠት ጥሩ ነው

ምን አይነት የመውቀት መጠን ትመርጣለህ ለሚለው ጥያቄ የምመርጠው መካከለኛ የሆነ የሞቀት መጣን በጣም ሞቃት ሳይሆን በጣም ቀዝቃዛ ሳይሆን መካከለኛ ያው በአየር ነውረት ደረጃ ወይናደጋ ተብሎ በሚገለጸው ቦታ እመርጣለሁ። እና በጣምም ያልሞቀ በጣም ያቀዘቅዘ ሲቀዘቅዝ እጅግ ይቆፈንናል መራመድ መሄድ ያቅጣል ሲሞቅ ደግሞ በጣም ያለምን ድካም ይሰማል። እና እኔን ምርጠው ከእውቀትም ከቀዝቃዛም ሆኖ መካከል እናይ እየሄድን ነበር።

በመስመር ላይ ገዢ ነህ ለሚለው ጥያቄ? በመስመር ላይ ገዢ ነኝ ያው መስመር ጠብቆ መጓዝ መቀሳቀስ መግዛት መፈጸም ጠቀሚ ነው። እና እኔም በመስመር ላይ ጠብቄ አጋጣሚዎችን በመጠቀም በመስመር ላይ ተጠንቅቄና አጋጣሚ ጠብቄ ገዢ ነኝ። ብዙ ጊዜ እንደውም መስመርን ጠብቄ እና መስመርን ይዤ እምገዛቸው ግዦች እና ምፈፅማቸው ተገዝም ገዝም ነኝ

በቡድን መስራት በጣም ያስተያዘኛል እና በቡድን መስራት ትወዳለህ ወይ? ለሚለው ጥያቄ አዎ በቡድን መስራት እወዳለሁ። እኔ ምየምችለውን ለማይችሉት አስረዳለሁ የማይችሉት እኔ የማልችለውን ደግሞ ከሚችሉት እየተረዳሁ። በመተጋገዝ በቡድን ስሰራ በጣም ደስ ይላል ስራዎች ይቃለጠፋሉ። ቶሎ ተሰርተው ለፍጻሜ ይደርሳሉ እንዲሁም ደግሞ በቡድን ስንሰራ። አንዱ ለአንዱ እየተነጋገረ እየተረዳዳ እየተጋገዘ ስራውም ውጤታማ ይሆናል። በቡድን መስራት ያስደስተኛል ብዙ ሰዎች አይፈልጉትም። እኔ ግን በኔ አስተሳሰብ በቡድን መስራት በጣም ጠቃሚ ነው ብዬ አምናለሁ እሰራለሁ

ባዶ እግር መራመድ ታውቃለህ ማለት ለሚለው ጥያቄ? ባዶ እግር መራመድ በጣም አውቃለሁ ያው በልጅነቴ እስከ በገጠር ስለተወለድሁ በባዶ እግር ለእስከ አስራ አምስት አመት ድረስ ሄጃለው። እና በባዶ እግር አሁንም እንሄዳለን በባዶ እግር ቤት ውስጥ እንራመዳለን ቤተክርስቲያን እንራመዳለን። እና በባዶ አእግር መሄድ ያው ያስደስታል ደስ ይላል እሾክ በሌለበት ጠጠር በሌለበት ስባጭ በሌለበት ቦታ ላይ በባዶ እግር መሄድ ጤና የሚያደርጋል። ያው ከበላያችን ላይ የሚለቀቁ ኤሌክትሮኒክሶችን በባዶ ግርባ መሬት ላይ ስንሄድ እሱ እየሳበ ያስቀረናል። በባዶ እግር መሔድ ሳይንስ የሚደግፈው ነው። እኔም በባዶ እግር እሄዳለሁ በብዙ ጊዜ

ማታ ከስራ በኋላ ምን ታደርጋለህ? ለሚለው ጥያቄ ማታ ከስራ በኋላ። ቤተክርስቲያን እሄዳለሁ ቤተክርስቲያን አምሽቼ ከዛ ወደ ቤት እገባለሁ። ወይ ቤት ከመጣው በኋላ ከገባው በኋላ። እራት አዘጋጀን ያን ማለት ወጥ። መብራት ካለ መብራት ስቶቭ ለኩሴ ወጥ እሰራለሁ ወጥ ሰርቼ እራቴን በልቼ ትንሽ አንብቤ ወዲያ እተኛለሁ። መብራት ከጠፋ ከሰል አያይዝና እራት ወጥ እሰራና ምግቤን ተመግቤ እንደዚሁ በሻማ ትንሽ አምብቤ እተኛለሁ ማለት ነው። ሁል ጊዜ እነዚህን ተግባሮች ያው ወደ ቤቴ ስገባ አደርጋለሁ

ዳቦ ማብሰል እችላለሁ ዳቦ ሙል ሙል ዳቦ አለ የሚባል ምጣድ ላይ የሚጋገር በትንሽ በትንሿ በእጅ ቆንጠር ትደረግና ጠፍ ጠፍ ጠፍ ተደርጋ የምትዘጋጅ እሷን ቀላል ነች። እንዲሁም ድፎ ዳቦ አለ ተቦክቶ አራት ኪሎ እስከ አምስት ኪሎ ሚሆን ይደፋና በግብ ገበር የሚባል አለ ከታችም ከዛችም ከላይም እሳት እየነደደበት በቅጠል ተሸፍኖ የሚገፋ ዳቦ ነው። ይሄንን መድፋት መጋገር ማብሰል እችላለሁ።

የምወደው ቁጥር ስድስት ነው ስድስት ቁጥር እወዳለሁ ለምን ቢባል ስድስት አርሴማ ቅድስት አርሴማ ተብሎ ስለተሰየመ በቤተክርስቲያናችን በሃይማኖቴ ስድስት ቁጥር እወዳለሁ። ስድስት ቁጥር ትጻፋት ራሱ በጣም ልዩ ስሜት ትሰማኛለች እንዲሁም ስጠራት ፓስዋርቴንም ምኔንም ስጠቀም ስድስት። ቁጥርም በጣም ብዙ ጊዜ እወዳታለሁ እጠቀማታለሁ እጽፋታለሁ

የስራ አሰራሮችን ትከተላለህ ይላል የስራ የሚለው ጥያቄ? የስራ ስራዎችን እቀጥላለሁ ያውም ስቀጥል ያው መመሪያህን ደምቦችህን ህጎችህን። መፈጸም ህግ ስነምግባሮችን በዛለይ በስራ ላይ የሚደረጉ ጉዳዮችን በሙሉ ምንእላለው እከተላለሁ ተከትዬ ስራዬን የምሰራው በዛ ህግና በተቀመጠው አስራሮች መሰረት ነው ምሰራው።

ያው ምን ያህል ጊዜ መጽሐፍ ታነባለህ ለሚለው ጥያቄ? መጽሐፍ የማነበው ጊዜ ያው በቀን ለሰላሳ ደቂቃ አነባለሁ ያውሲድብ በአማካኝ ሲሰራ ማለት ነው በአማካኝ ሲሰራ በቀን ለሰላሳ ደቂቃ ጊዜ አነባለሁ። ይሄም ማለት ያው ብዙ አንባቢ ነኝ ለማለት ቢከብድም ግን በቀን ለሰላሳ ደቂቃ ጊዜ በአማካይ ሲሰራ አነባለሁ። ይሄም ማነበው አብዛኛው የሃይማኖት መጽሐፍትን አነባለሁ

ላፕቶፕ አለ ለሚለው ጥያቄ ላፕቶፕ አለኝ። ያው ፕረዘንቴሽን የሆነ የማቀርባቸው ስለ ትምህርቶች ማስተማሪያዎች አንዳንድ ማስፈቻቸው ነገሮች ሲሆኑ። እና እንዲው ደግሞ ለማንበብ ጽሁፎችን ደብዳቤዎችን የስራ ነገሮችን ለመጻፍ እጠቀምበታለሁ። እና ላፕቶፕ አለኝ

በቀን ስንት ሰዓት ስልክ ትጠቀማለህ? ለሚለው ጥያቄ በቀን የምትጠቀመው ሰዓት በአማካኝ ለአንድ ሰዓት እጠቀማለሁ። በአማካኝ ማለት ተጨምቆ የሁሉም ለአንድ ሰዓት ያህል በቀን ሁሌ እጠቀማለሁ። አንዴ የተለያየ ቀን ሁለት ሰዓት የምጠቀምበት ይኖራል። አንድ ሰዓት ተኩል የሚጠቀምበት ምናምን ግን ያው በሳምንት ሲጨመቅ በሳምንቱ ወደ ቀን ሲጨመቅ ለአንድ ሰዓት ያህል በቀን እጠቀማለሁ።

ወደ ስራ እንዴት ትሄዳለህ? ለሚለው ወደ ስራ እሄዳለሁ ያው የሚሄደውም ጠዋት ያው ሁለት ሰዓት ተኩል ለመግባት ቀን ሰባት ተኩል ለመግባት ወደ ስራ እሄዳለሁ ብዙ ጊዜ ከሰኖ እስከ አርብ ባሉት ቀናቶች ወደ ስራዬ እሄዳለሁ ማለት ነው

ስንት ብርድ ልብስ ትጠቀማለህ? ለሚለው ጥያቄ የምጠቀመው ብርድ አንድ ነው። ያለሁበት ቦታ ወይና ዴጋ ቦታ መካከለኛ ሞቀት ያለው ስለሆነ ከአንድ ብርድ ልብስ በላይ አልጠቀምም እና አንድ ብርድልብስ ከተጠቀምኩ ይበቃኛል። እና ብዙ ጊዜ አንድ ድረስ ብርድ ልብስ ነው የምጠቀመው። እሱም የመካከለኛው ዉፍረት ያለው በለ ዘጠኝ ነጥብ የሆነ አንድ ሁለት ሶስት ነጥብ የምትጠቀመው

በምንጣፍ ላይ ትቀመጣለህ? ለሚለው ጥያቄ በምንጣፍ ላይ እቀመጣለሁ በተለየ የስጋጃ ምንጣፍ ከሆነ የአበባ ምንጣፍ ከሆነ እና ለመቀመጥ ቅዝቃዜ የማይስብ ከሆነ በጣም ደስ ይለኛል። እንደውም ብተኛ ራሱ ምንጣፍ ላይ ደስ ይለኛል ያስደስተኛል። እና በምንጣፍ ላይ ብዙ ጊዜ አሁን በሃይማኖት ቦታዎች በቤተክርስቲያን ባሉ ምንጣፎች ላይ እቀመጣለሁ ማለት ነው

ብእር ወይስ በእርሳስ ትጽፋለህ? ለሚለው ጥያቄ ያው የምጽፈው በብእር ነው በእርሳስ አልጠቀምም። ያው በእርሳስ የምጠቀመው ተማሪ ባለሁበት ሰዓት ነበር። አሁን ግን የምጠቀመው የምጽፈው በብእር ነው። በብእር በተለያየ አይነት ከለር ባለው ወይም ቀለም ባለው የተለያየ ቀለም ባለው ብእር እጠቀማለሁ ማለት ነው። እጽፋለሁ

ጥፍርህን ትቆርጣለህ ለሚለው ጥያቄ? አዎ ጥፍሬን እቆርጣለሁ ጥፍርን ነው የምቆርጠው በወር አንድ ጊዜ ባደገ ሰዓት ያው ጥፍር ሳያድግ አልወድም። የእግሬም ጥፍር የእጅም ጥፍር ሳያድግ ካለ ካለበት ከውስጥ ከበቀለበት ከፍ ብሎ ሳይድግ ቆሻሻ ስለሚይዝ። ንጽህናዋን ለመጠበቅም እንደው ዝም ደግሞ ሳያዲግ የሚዋጥጥ ደረጃ ሲደርስ እሱን ጥፍሬን በስነ ስርዓቱ በየጊዜው እየተከታተሉ ቆጥራ እቆርጣለሁ

የስራ ምግባር ታከብራለህ ለሚለው ጥያቄ? የስራ ምግባር አከብራለሁ ስራ የስራ ምግባር መርሆች ተብሎ በስራ ቦታ ይሰጠናል እና ያን የስራ ምግባር አከብራለሁ። በስራዬ ቦታ ምን አይነት ስነምግባር ማሳየት እንዳለብኝ ማድረግ እንዳለብኝ። የተቀመጠ ህግ አለ እና እሱን አክብሬ ነው ስራዬን የምሰራው በዛ ስነመግባር መሰረት እሰራለሁ።

"ኢንተርኔት አለህ?" ለሚለው ጥያቄ፣ ኢንተርኔት የግል የለኝም። መስሪያ ቤት ብሮር ባንድ ገብቶ እጠቀማለሁ እንጂ፤ የግል ኢንተርኔት የለኝም። ለሞባይል በካርድ እየሞላሁ ዳታ ፓኬጅ እየገዛሁ ነው የምጠቀመው። ከዛ ውጪ ግን ኢንተርኔት ያለው መስሪያ ቤት ተቋም ውስጥ ነው የምሰራበት መስሪያ ቤት ነው። እዛ ቦታ በመሄድ ያው ኢንተርኔት እጠቀማለሁ ማለት ነው።